በመንገድ ላይ ምግብ ትገዛለህ ወይ? እውነት ለመናገር በመንገድ ላይ ምግብ መግዛት በጣም ነበረ የምጠላው አልወድም ነበረ። ብዙ ምክንያቶች አሉኝ ያንን ማደረግበት የነበረው። ለምሳሌ በመንገድ ላይ የሚሸጡ ምግቦች ሰላም አይሰጡኝም ነበር። ብዙ ምክንያቶች አሉኝ ያንን ማደረግበት የነበረው። በመንገድ ላይ በመንገድ ላይ የሚሸጡ ምግቦችም ብዙ አይነት ምግቦች አሉ ከፍራፍሬ ጀምሮ ከ ከፈጣን ምግቦች ጨምሮ የተለያዩ ፈጣን ምግቦች አሉ። እና ነበረ የማይመቸኝ ከሆነ ጊዜ በፊት ማለት ነው። ጭራሽ በመንገድ ላይ ሰዎች ምግብ ገዝተው እየበሉ ሲሄዱ በጣም ነበር የምናደድ የነበረው። እንዴት ሰው ልጅ እንዴት በመንገድ ላይ ምግብ ገዝቶ እየበላ ይሄዳል? እንዴት በመንገድ ላይ ምግብ ይገዛል የሚል። በቃ አግራሞት ነበረኝ የሰው ጭራሽ ሽሉ መግዛት የለበትም የሚል ጽኑ አቋም ነበረኝ። ነገር ግን። ከባለፈው አመት ጀምሮ በጣም ትጉ ሆኜ ነበር ስገዛ የነበረው እና ደስ ይለኛል። ደስተበታለሁ ብዙ የሚያስገርመኝ ብዙ የሚያስደስተኝ ነገሮች አሉ። ከጓደኞቼ ጋር እንዲህ አብረን እንዲህ መንገድ እየተጓዝን ከእነሱ ጋር እየገዛን እየተጫወትን እየተቀላለድን። አንዱ ዛሬ ያዋጣል ብር እያዋጣን ሃምሳም ስልሳም ሰባም ያለን መቶ ብርም አንዳንዴ ያለንን እያዋጣን የምንገዛበት ጊዜ ነበር። እና ያንን ነገር በጣም እወደዋለሁ። አሁን አሁን ላይ ማለት ነው። ነገር ግን ቅድም እንዳልኩት ከአሁን በፊት ያለው ህዎቴ ላይ ከአመታት በፊት ማለት ነው። በተለይ ደግሞ ከሁለት ከሶስት አራት አመት በፊት የነበረው አቋሜ ምንድነው? እሱ ጽኑ አቋሜ የሰው ልጅ በፍጹም በምንም አይነት ሁኔታ ውስጥ የመንገድ ላይ ምግቦችን መግዛት የለበትም ገዝቶም መጠቀም የለበትም። ከገዛ ምክንያቱም ብዙ ተጓዳኝ የሆነ በሽታዎች ያመጣሉ ብዬ አስባለሁ። ተጓዳኝ የሆነ በሽታዎች ማለት ለምሳሌ ስም ለመጥቀስ ያህል ታይፎድ የሚባል በተለምዶ የምግብ መመረዝ ተብሎ የሚታወቅ ምግብ አለ። በሽታ አለ። እና እንደዛ የመንገድ ላይ ምግቦችን በመጠቀማችን በመመገባችን ምክንያት ወደ አእምሮአችን የሚመጡ ማነው ወደ ሰውነታችን የሚመጡ ሰውነት በካኝ የሆኑ በሽታዎች አሉና ለነዛ ያደርገኛል የሚል ፍራቻ ስለነበረብኝ ነው ስጠቀም ያልነበረው ማለት ነው። አሁን ላይ ግን በጣም ነው የምወደው። በጣም ያስደስተኛል ለሰዎችም ገዝቼ የምገባበት ጊዜ አለ። ወደ ቤት ለእህቶቼ ለወንድሞቼ አንዳንዴም ለአባትና ለእናቶች ለእናቴ ገዝቼ ምገባ ገዝቼ የምገባበት ጊዜያቶች አሉ። እና በጣም ነው ደስ የሚለኝ። ከመንገድ ላይ የሚሸጡ ምግቦችን ኢንጆይ ማድረግ መደሰት በእነሱ መንገድ ላይ የሚሸጡ ምግቦችን በነሱ መብላት መመገብ በጣም የሚያስደስተኝ አይነት ነገር ነው። እና ደስተኛ ነኝ። በጣም እና በመንገድ ላይ ያሉ ምግቦችን እገዛለሁ በመግዛትም ብቻ አይደለም እመገባለሁ ደስ ነው የሚለኝ። ሰዎችንም እኔ እጋብዛለሁ ማለት እያንዳንዱ ሰዎች እንደኔ እንደ ድሮ ህይወቴ የማይወዱ ጭራሽ ጭራሽ ጭራሽ በመንገድ ላይ ምግብ መግዛት የሚያስጠላቸው የሚደብራቸው ጥያቄ የሚሉባቸው ሰዎች ካሉ እኔ አሁን ላይ እኔ እጠይቃችኋለሁ ማለት እጋብዛችኋለሁ እንዲሞክሩት። አንዴ ከሞከሩት እስከመጨረሻው ሊወዱት ስለሚችሉ እንዲሞክሩት እኔ ጋብዛለሁ እጠይቃለሁ።

በትንሹ እቤቴን የማጸዳው በቀን ውስጥ ሶስት እስከ አራቱ አንዳንዴ ደግሞ ከሶስት እስከ አምስት ጊዜ እቤቴን አጸዳለሁ ይህ ቤትህም ምን ያህል ጊዜ እናጸዳለን? የምሰጠው መልስ ነው ለዚህ ጥያቄ የምሰጠው መልስ ነው። ከአምስት እስከ አንድ ደግሞ ካነሰ ካነሰ አንድ ከበዛ ደግሞ እስከ አምስት ጊዜ በአንድ ቀን ውስጥ ቤቴን አጸዳለሁ። ምንድነው የማደርገው? መጀመሪያ ጠዋት ከእንቅልፌ እነሳለሁ ከእንቅልፌ ልክ ስነሳ የመጀመሪያ ተግባር የሚሆነው ፊቴን ከመታጠቤ ራሴን ከመጸዳደቴ በፊት የመጀመሪያ ተግባሬ የሚሆነው የተኛሁበትን አልጋ ማነጣጠጸፍ አልጋውን ካነጣጠፍኩኝ በኋላ በቃ የተለያዩ እቃዎች አሉ ቦታቸውን የሳቱ ቦታቸው ጋር ያልተቀመጡ እነሱን በየቦታቸው ማስቀመጥ እነሱም በየቦታቸው ካስቀመጥኩኝ በኋላ በሚገርምና አሪፍ ደስ በሚል ለተመልካች አስደሳች በሆነ መልኩ ለይታ በጣም በሚማርክበት በሚማርክበት መንገድ ካስቀመጥኩኝ በኋላ። ምንድነው የማደርገው? ሌላ ምንድነው ይሄ ወለሉን ማጽዳት ሊሆን ይችላል የቆሸሹ እቃዎችን በማስወገድ ሊሆን ይችላል የቆሸሹት እነሱን ደግሞ በማጠብ አጥቦ ደግሞ ወደ ቦታቸው በማስቀመጥ። የተለያዪ የማጽዳት ተግባሮቶች እንግዲህ አሉ የተለያዩ የማጽዳት ተግባሮቶች አሉ በየጊዜው ማለት ነው። እና እነሱ ምን አደርጋለሁ እነዛ የማጽዳት ሁኔታዎችን ልብስን ለማጥብ ሊሆን ይችላል እቃዎችን ማጥብ ሊሆን ይችላል። ይሄ ብቻ አይደለም የተለያዩ ነገሮች ይኖራሉ እና እነሱን ውጤታማ ሊያደርግ የሚችሉ ይሄ እቤትን በጣም በማስዋብ ላይ ይሄ በጣም ውጤታማ ናቸው። የሚባሉ የማጽዳት ሁኔታዎች አሉ የማጽዳት አይነቶች አሉና እነሱን አደርጋለሁ። ልብስ ማጠብ አለ የአልጋ ልብስ ሲባል እንግዲህ ብዙ አይነት ልብሶች አሉ የግድ ልብስ የ የአልጋ ልብስ የቤተሰብ ልብስ እንደዚህ እንዳለ አጥባለሁ። ይሄንን ካደረኩኝ በኋላ ቀጣይ የሚሆነው ድርጊቴ በቀጣይነት የማድረገው ነገር ይሄን ቅድም እንዳልኩት ወለሉን የማጽዳት ነው። ወለሉን በሚገርም ሁኔታ ነው ማጸዳው። በሚገርም ሁኔታ መዝረት ማለት ለእይታ እስኪማርክ ድረስ ለ ሽታው ራሱ እስኪቀይር ድረስ የቃናው አለ አይደለ የክፍሉ የክላሱ የክፍሉ እስኪቀየር ድረስ በሚገርምና ደስ በሚል ሁኔታ አጸዳለሁ ያንን ካደረኩኝ በኋላ ቀጣይ ምድር ማድረገው እወጣለሁ ወደ ኖርማል ይሄ ምንድነው? የሚባለው ቀጣይ ጤናማ የሆኑ ድርጊቶች አሉ አይደለ እነዛን ድርጊቶች ነው የምከነውነው እነሱን ካከናወንኩኝ በኋላ። ወደ ወደ ወደ ክፍሎቼ ስመለስ ወደ ራሴ ክፍል ወደ እኔ ወደ እኔ ቤት ስመለስ ምን አደርጋለሁ? ደግሜ አጸዳለሁ ምክንያቱም ነገሮች በነበሩበት ሆኖ አይጠብቁኝም። ቦታቸውን ስተው ቦታቸውን አጥተው ነው የሚጠብቁኝ። ስለዚህ ያንን ሲኦል ምን አደርጋለሁ? መልሼ እንደገና ልክ እንደ ጠዋቱ ወደ ቦታቸው እመልሳለሁ ወደ ቦታቸው አከናውናለሁ አጸዳለሁ አስታክላለሁ ማለት ነው። ከዛን በኋላ ደግሞ መልሼ ወደ ተግባራት እቺን እመለሳለሁ ወደ እሰማራለሁ ስም ስትሰማራ ቤት ውስጥ እንግዲህ ብዙ ሰዎች አሉ። የቤት እንስሳቶች አሉ የቤት ልጆች እንደዚህ ብዙ ነገር አለ። እና ቤት እንስሳቶቼ ድመት አንድ እዚህ ውሻ ምናምን ስለሚኖር እነሱ ደግሞ ሲጫወቱ ሲመላለሱ ያበላሹታል የተስተካከለው ነገር መልሼ አጸዳለሁ። ስለዚህ በደንብ አይነት ሁኔታ እንግዲህ ከጠዋት አስራ ሁለት ሰዓት እስከ ማታ እስከ ማታ ማለት እስከ ስድስት ሰዓት ባለው ጊዜ ውስጥ። በትንሹ ከአንድ አንዳንዴ ማለት ነው በጣም ስራ ከበዛብኝ የማልችል ከሆነ አንድ ጊዜ የምችል ከሆነ በጣም የምችል ከሆነ ጊዜ ካለኝ ያንያል የሚያጨናንቅ ነገር ከሌለ ደግሞ እስከ አምስት ጊዜ የማፀዳበትና የማስተካክልበት ሁኔታ ነው። ያለው